አዎ የተለየ እና ጥሩ የሚባል ግንኙነት አለኝ ከስራ ባልደረቦቼ ጋር። ያው አሪፍ የሚባል በጣም ጥሩ ግንኙነት የተሳሰረ ግንኙነት አለን። ለምን ቢባል ያው ግንኙነት አስፈላጊ ነው። በተለይ የሰራ ባልደረባ ጋር በጣም ግንኙነት አሪፍ ነው የጠበቀ ግንኙነት ብዬ የማስብ አይነት ሰው ነኝ። ምክንያቱም ለስራው ጤንነት ሊሆን ይችላል አብሮ ለመግባባት አብሮ የተለያዩ ስራዎችን ለመስራት ለማጠናቀቅ ግንኙነት አሪፍ ግንኙነት ያስፈልጋል ብዬ አስባለሁ እኔም ደግሞ እንደዛ ነው የማደርገው። በስራ ቦታ ብቻ ሳይሆን የውጪም ጉርብትና ድረስ አለን እንዴት ከተባለ ያው አንዱ ሲታመም እንጠያየቃለን የተለያዩ ነገሮችን እናደርጋለን። አብረን ደሃዎችን እንረዳለን የተለያዩ ነገሮችን። መዘርዘር ከሚከብደው በላይ ነገር እናደርጋለን ከቃል በላይ ግንኙነት ነው የሌለን። ከጓደኝነት አልፎ ከግንኙነት አልፎ እስከ ጓደኝነት ደረጃ ደርሰናል። ይህም የሚያሳየው ያው ትስስርነታችን መግባባታችን ነው። እሱን ነው የሚያሳየው እና ይሄ ደግሞ ለህይወታችንም አሪፍ ነው ብዬ አስባለሁ። ግንኙነት ያስፈልጋል በተለይ ከስራ ባልደረባ ጋር ሲሆን በብዙ አይነት ነገር። በምንተጋገዝበት ጓደኛ በምንሆንበት ያው አንዱ የአንዱ ስህተት በሚሸፍንበት ጊዜ አንድ ለድርጅቱም ለስራውም በጣም ጠቃሚ ነው። ሁለት ደግሞ ለኛም ህይወት ጠቃሚ ነው ብዬ አስባለሁ። አንዳንዴ አለመግባባቶች ሊኖሩ ይችላሉ። አለመስማማቶች ሊኖሩ ይችላሉ ግን በስራ ቦታ በትምህርት ቦታ በጣም ግንኙነት አስፈላጊ ነው ብዬ የማስብ ሰው ነኝ። ይሄም ደግሞ ለሰውየው ጤንነት ብቻ ሳይሆን ለስራውም ጤንነት ለራሳችን ለህይወታችን አሪፍ ነው። አዲስ ነገርን እንማርበታለን አንዱ የአንዱን ችግር ይፈታል ያ ችግር በዚች በምንኖርበት አለም። የማይቀር እና የመሰረታዊ አይነት ነገር ነው። ችግር ያንን ችግር ደግሞ በመተሳሰብ በመረዳዳት ነው የምናልፈው። መጥፎ ቀኖች አሉ አላስፈላጊ ቀናቶች አሉ። እነሱን ቀናቶች የምናልፈው ያው በመረዳዳት በመተጋገዝ በመተሳሰብ ነው። እና እንደዚህ አይነት ጊዜያትን ማለፍ ያስፈልጋል። በእንደዚህ አይነት ነገር እና የስራ ባልደረቦች አሉኝ እነሱን በጣም ነው የምንከባከባቸው እነሱም እኔን በጣም ነው የሚንከባከቡኝ ከስራ ስቀር ይደውሉልኛል። የኔን ስራ ይሰሩልኛል እነሱም ሲቀሩ እኔ የነሱን ስራ እሰራለሁ የቀሩበትን ምክንያት ደውዬ እጠይቃቸዋለሁ። ለምን እንደቀረው ደግሞ በዛን ቀን ያለፋቸው ነገር ካለ እነግራቸኋለሁ። መተሳሰብ ፍቅር ቤተሰባዊነት ያስፈልጋል ብዬ አስባለሁ። በስራ ቦታ ይሄም ለድርጅቱ አሪፍ ነገር ነው። ድርጅቱ ጠንክሮ እንዲቆይ ያደርገዋል። መጠላላት ጥላቻ ካለ ግን አለመግባባት ስምምነት ካለ። ያው መጥፎ ነው ያ ጓደኝነት ዝም ብሎ መጥፎ መሆን የለበትም ብዬ አስባለሁ። የስራ ግንኙነት መጥፎ መሆን የለበትም ብዬ አስባለሁ። የስራ ግንኙነት አሪፍ ነው። የሚሆነው ከዛም ብሶ ከግንኙነት ብሶ ያው መስተሳሰብ ያስፈልጋል እንደ ጓደኛ እንደ ወንድም መተያየት ያስፈልጋል። ለድርጅቱ ለስራውም ጤንነት ሲባል ማለት ነው። ይህንን ለማድረግ ደግሞ ሁሉ ሁሉም እሱ እሱ ከመባባል ያው መስማማት አሪፍ ነገርም ማድረግ መገናኛት። አብሮ ጊዜ ማሳለፍ ምግብ መመገብ ብቻ ጉርብትናን ግንኙነትን ሊያሳድጉ የሚችሉ ነገሮችን እያንዳንዱን ነገር ማድረግ አሪፍ ነው። ብዬ አስባለሁ እንደ እኔ ማለት ነው። ምክንያቱም ያው ግንኙነት በምናደርግበት ግንኙነታችንን በምናድስበት ጊዜ ያው ለስራው ጤንነትም አሪፍ ነው ለኛም አሪፍ ነው። ለእያንዳንዱ ነገርም አሪፍ ነው አዲስ ነገርን እንማራለን። አዲስ ባህልን እንማራለን። ያ ሰው ያለፈበትን የህይወት መንገድ አይተን ከእሱ ህይወት እንማራለን እሱ ከእሱ ስህተት እንማራለን ከእሱ ስኬት እንማራለን። ምን ማድረግ እንዳለብን እናገኛለን። በዛውም ያው ሴት ከሆነች የትዳር አጋራችንን እናገኛለን ሊሆን ይችላል። የተለያየ ነገሮችን ሊሆን ይችላል። ብቻ መጠንከር አሪፍ ነው መገናኘት ግንኙነት አሪፍ ነው። ግን እዛው የምንጠላላ እንደ ጠላት የምንተያይ ከሆነ ለስራውም ማሪፍ ነው እሱ ይስራው እሱ ይስራው የምንባል የምንፎካከር ከሆነ። ለምንሰራበት ድርጅት መጥፎ ነው ብዬ አስባለሁ። መልካም ግንኙነት ያስፈልጋል። ያው አብዛኛውን ሰው መልካም ግንኙነት የለውም በስራ ቦታ ግን። ያው እሱን ነገር ማስተካከል በጣም ትልቅ ሀላፊነት እና ትልቅ ማስተዋል የሚጠይቅ ነገር ነው ብዬ አስባለሁ። ያው ይሄን ነገር ለማስተካከል ደግሞ እኔም እሰራለሁ። እበረታለሁ ብዬ አስባለሁ ይሄንን ነገርም አስተካክላለሁ። ያው አብዛኛውን ጊዜ ግን ግንኙነት ያስፈልጋል ብዬ አስባለሁ። በትምህርት በስራ በቤተሰባዊ ግንኙነት የሆነ ግንኙነት ያስፈልጋል ወንድማማችነት የሆነ ግንኙነት ያስፈልጋል። ይጠነከረ ግንኙነት ያስፈልጋል። ይህንን ግንኙነት ለማደስ ወይም ለመስራት። በጣም ብዙ አይነት ቴክኒኮችን መጠቀም ያስፈልጋል ለምሳሌ አብሮ ቡና ሻይ ማለት አብሮ ምሳ ሰዓት ላይ መመገብ ሊሆን ይችላል። የተለያዩ ነገሮችን በማድረግ ግንኙነቱን ማደስ ወይም ግንኙነቱን ማሻሻል መመስረት ራሱ ይቻላል ማለት ነው። እንደዚህ በማድረግ የድርጅቱንም የራሱንም አስተሳሰብ መቀየር ይችላል። አንድ ሰው እኔ ደግሞ እንደዚህ ነው የማደርገው አብዛኛውን ጊዜ በጣም ብዙ

አዎ በደንብ እወዳለሁ ሌሎችን ስንረዳ የተለያዩ ነገሮችን እናገኛለን ሌሎችን በመርዳት ውስጥ ራሳችንን እናገኛለን የነሱን ምርቃት ምስጋና እናገኛለን ይሄ ደግሞ ከስጋዊ በረከት ውጪ መንፈሳዊን በረከት መታደል ነው ብዬ ነው የማስበው። አብዛኛው ሰው ለራሱ ነው የሚያደርገው ሁሉን ነገር አለም ላይ የሚያጠራቅመውን ገንዘብ ለራሱ ነው ማድረግ የሚፈልገው። ይህ ደግሞ ጉዳት ነው ምንም አይነት ጥቅም የለውም ብዬ ነው የማስበው። በዛም ምክንያት ያው ራሱ ይጠቀማል ከሚያገኘው ገንዘብ። ራሱ ይጠቀማል ከሚያገኘው ነገር ራሱ ነው የሚጠቀመው ነገር ግን ሰውን በምንረዳበት ሰዓት ሰውን በምናግዝበት ደካማ የሆነውን ነገር በምንነግረው ሰዓት። ጥሩ ነገር እናገኛለን እኛም ሌላ የመረዳት ቻንሳችን ከፍ ይላል። በዛ ምክንያት እኔም ሰው የመርዳት ባህሪ አለኝ ሰው እረዳለሁ ሰው እረድቼም አውቃለሁ። መርዳት ሲባል የቁሳቁስ እርዳታ ብቻ አይደለም አብዛኛውን ጊዜ የሚያስበው የቁሳቁስ እርዳታ ወይም የገንዘብ እርዳታ ብቻ አይደለም። የአእምሮ እርዳታም አለ። ሰው በልቡ ልቅዝቅ ሊል ይችላል ያው ልቡ ሊጎዳ አእምሮ ሊጎዳ ሊሆን ይችላል። እሱን ነገር ራሱ ተንከባክቦ ምክር ሰጥቶ ወደተሻለ ነገር እንዲሄድ ማድረግ ይሄ ራሱ አንድ ትልቅ እርዳታ ነው ብዬ አስባለሁ። ያው ከገንዘብ ከእቃ ከቁሳቁስ እርዳታ በተጨማሪ ያው እገዛም ሊሆን ይችላል አንዳንድ ሰዎች በማያውቁት ነገር ላይ እገዛ ይጠይቃሉ። ያንን እገዛ ደግሞ ማድረግ የትልቅነት ምልክት ነው ብዬ አስባለሁ። የሚያውቁትን ነገር ለሰው ማካፈል በዛ ውስጥ ትልቅ መነሳሻ እናገኛለን ትልቅ ትምህርት እናገኛለን እኛም ትልቅ እርዳታ ወደፊት እናገኛለን ማለት ነው። በዛም እኔ ያው ሌሎችም በማገዝ ውስጥ ትልቅ ነገር እንዳለ ስለሚሰማኝ ለማገዝ ሁልጊዜ ቀን ተከሌት እሰራለሁ ለማገዝም እሞክራለሁ እበረታለሁ ማለት ነው። ያው አብዛኛውን ሰው በድርጅት ወይም በሌላ ነገር ካልሆነ እርስ በእርስ በግለሰብ ደረጃ መረዳዳት አይፈልግም አይወድም ይሄ ነገር እየቀረ ነው ይሄ እንደ ትልቅ ችግር አድርጌ ነው የማየው። ይሄንን ችግር ደግሞ ሁላችንም ተባብረን ማጥፋት አለብን ከምድር ላይ ብዬ ነው የማስበው። ምክንያቱም ይሄ ችግር እየተባባሰ እየበዛ ከመጣ ሰው ሁሉ ራሱን እየረዳ ራሱ ሰበብ እየፈጠረ ከመጣ ይሄ ትልቅ አደጋ ነው ለምድራችን ብዬ ነው የማስበው። ሁላችንም መረዳዳት መተጋገዝ መተሳሰብ አለብን። እርዳታ ማለት ዝም ብለው የገንዘብ ወይም የቁሳቁስ እርዳታ ሳይሆን የሀሳብ እርዳታ አለውልህ ብለው መባባል ራሱ ትልቅ ነገር ነው። በስሜት መረበሽ የተለያዩ ችግር ስላለ ሰው ይሄ በጣም ትልቅ ነገር ነው ብዬ ነው የማስበው። ይሄንን ነገር ደግሞ በብርታት ማለፍ እንደሚችል ማሳየት ራሱ ትልቅ ነገር ነው። አብዛኛውን ባለንበት አለም ውስጥ ችግር አለ። በእያንዳንዱ ነገር ችግር አለ በመውጣት መግባታችን ውስጥ በጣም ብዙ ችግሮች ያጋጥመናል። ያንን ችግር ደግሞ እንዴት ማለፍ እንዳለብን ከእኛ በላይ ያለ ሰው ያንን ችግር ያለፈም ሊሆን ይችላል ከእኛ በላይ ያለ ሰው ሲያሳየን ያንን ነገር በቀላሉ እናልፋለን። ይህ መረዳዳት በትንሽም ቢሆን ይችላል አይዞህ ማለት ራሱ ትልቅ ነገር ነው የሚያመጣው በሰው ህይወት ውስጥ። ይሄ ነገር ያስፈልጋል ብዬ አስባለሁ። እንደኔ መረዳዳት ያስፈልገናል መተጋገዝ ያስፈልገናል በጦርነት በድርቅ በተለያየ አእምሮ ቀውስ ውስጥ ያሉትን ሰዎች ማገዝ ያስፈልጋል ብዬ ነው የማስበው። ይሄንን ለማድረግ እኔም ቀን ተቀን እሰራለሁ እበረታለሁ ብዬ አስባለሁ። ለማገዝ ወደፊት የሚል ሰው ነኝ ብዬም አስባለሁ። እጅ መዘርጋት አለብን ለሁሉም አለውልህ ማለት አለብን። በተቸገረው ነገር ሁሉ ማገዝ አለብን ፈጣሪም እንደዛ ሲሆን ይረዳናል። ያግዘናል ያው ለራሳችን አይደለም የምንኖረው ተጋግዘን ይቺን ያለንባትን አለም ማለፍ አለብን አጭር ጊዜ ማለፍ አለብን ብዬ አስባለሁ። ያው ሰው እዚህ በምድር ላይ ሲኖር ዘላለማዊ ነዋሪ አይደለም ቢበዛ ሰባ ሰማንያ ቢበዛ መቶ ነው የሚኖረው እና ያንን ደግሞ ተጋግዞ በሰላም በፊት በጤና በፍቅር ማለፍ አለበት ብዬ ነው የማስበው። መቶ አመት በጣም ትንሽ ነው ያንን መቶ አመት ደግሞ በፍቅር በሰላም በጤና ችግር ሳያጋጥመው እንዲያልፍ ነው የኔ ምኞት ያንን ደግሞ የሚያልፈው ምንም ያለምንም እንከን የሚያልፈው ሲረዳዳ ነው ያጣውን ነገር ከሌላው ማግኘት ሲችል ነው። ያጣውን የአእምሮ ጉድለት ወይም የገንዘብ የቁሳቁስ ጉድለት። ከሌላው ሲያገኝ ነው ብዬ ስለማስብ ያንን ነገር ሳልሰስት እኔም ከሌሎች አገኛለሁ እኔ ዛሬ ከሰጠው ከሌሎች አገኛለሁ በሚል ምክንያት እኔም እሰጣለሁ መስጠት ደግሞ ምንም የሚጎልብን ነገር የለም ካለን ነገር ስናካፍል ለኛ የሚጎልብን ነገር የለም። የኛ የመርዳት ባህሪን ስብእናን እናስተላልፋለን እናገኛለን እንጂ ምንም የሚጎድል ነገር የለም። ይጨመራል እንጂ ምንም የሚጎድል ነገር የለም የነፍሳዊም ለስጋዊም እረፍት እርካታ መርዳት አሪፍ ነው ብዬ ነው የማስበው። እርዳታ ያስፈልገን የሚያስፈልጋቸው ሰዓት በሚያስፈልገው ነገር ሁሉ ለማገዝ ማንም ሰው በሚቸገርበት ሰዓት ለማገዝ እኔ ሙሉ በሙሉ ፍቃደኛ ነኝ

አዎ ዶሮ አለኝ በጣም ብዙ ዶሮ ነው ያለኝ ዶሮ በጣም ነው ማሳደግ የምወደው። ከሰባት በላይ ዶሮዎች አሉኝ አሁን እኔ በምኖርበት ቤት ዶሮዎች አሉኝ ዶሮዎችን ማሳደግ በጣም ነው የምፈልገው የምወደው። ምክንያቱም ከእነሱ የማገኘው አንድ የዶሮ ስጋ አገኛለሁ ከዶሮ ስጋ በተጨማሪም እንቁላላቸውን አገኛለሁ። የዶሮ ተረፈ ምርት አገኛለሁ ዶሮ ማሳደግ። በጣም ደስ የሚለው ልክ እንደ ውሻ እንደ ማሳደግ ከእነርሱ ጋር ያለን ግንኙነት በጣም አሪፍ ስለሚሆን። ዶሮ ማሳደግ በጣም ነው ደስ የሚለኝ የሚመቸኝ እና። ከሰባት በላይ ዶሮዎች አሉኝ አሁን ላይ። ያው አምስቱ ሴቶች ናቸው ሴቶች ከሆኑ ደግሞ እንቁላል ይጥላሉ እንቁላል ሲጣሉ ደግሞ ከእንቁላል የሚገኘውን ተዋጾ እንደ ፕሮቲን አይነት ንጥረ ነገር ወደ ሰውነታችን አናስገባለን። በዛም ጠዋት ጠዋት ቁርስ ለመመገብ በጣም ቀላሉና አመቺ ይሆናል ዶሮ በጣም ነው። የምፈልገው ማሳደግ የምፈልገው እያሳደግኩ ያለሁትም በጣም ነው የማሳድገው ዶሮ። እወዳለሁ ሁለቱ ደግሞ ወንዶች ናቸው ወንዶች ደግሞ ሲያድጉ ለስጋ ይሆናሉ ከስጋም የምናገኘው ፕሮቲን አለ እሱንም ለማግኘት። ዶሮዎችን ማሳደግ አሪፍ ነው ብዬ አስባለሁ። ወንዶቹ የሚያደርጉት አንድ ሴቶቹ እንቁላል እንዲጥሉ ያግዛችኋል። እና ደግሞ ያው ከተለያየ ነገር ይጠበቋችኋል ወንዶቹ ሴቶቹን ማለት ነው። ያው ሴቶቹ በጣም አስቸጋሪ ቢሆንም እነሱን መቀለብ ምናምን አስቸጋሪ ቢሆንም እነሱም እኔን እየረዱኝ ስለሆነ ቁርሴን እየቻሉልኝ ስለሆነ እያገዙኝ ስለሆነ። እንደ ችግር ወይም እንደ ትልቅ እንትን አላያቸውም እንደ ትልቅ ነገር አላያቸውም። ያው እንደ በረከት እኔን እንደሚጠቅሙኝ ነገር እያየኋቸው ነው በትንሽ ቀለብ ውድ የሆነውን እንቁላላቸውን እየሰጡኝ ነው እንደመገብ ስላረዱኝ። በጣም አመስጋኝ ነኝ። ያው ከዚህ በፊት አስር ነበረኝ ሶስቱ በዶሮ ተላላፊ በሽታ ምክንያት ሞተዋሉ ሁለቱ ናቸው አሁን ሰባቱ ናቸው በህይወት የቀሩት። ሶስቱ ሞተዋል ያ ዶሮ ማሳደግ በጣም አስቸጋሪው ነገሩ አንድ እንስሳ በአካባቢዬ ስላለ። እንስሶቹ ዶሮዎችን ይበላቸዋል ያስቸግሯቸዋል ሁለተኛ ደግሞ። ተላላፊ በሽታ በጣም አስቸጋሪ ነው ዶሮ ዶሮ የሚይዛቸው በሽታ። ሚድንና ተላላፊ ስለሆነ ያው ተሎ ይሞታሉ። ይሄ አስቸጋሪ ነው። በሶስተኛ ደረጃ ደግሞ የነሱ ቆሻሻቸውን ማውጣት በጣም አስቸጋሪ ነው ኩሳቸውን ማውጣት በጣም የሚደብር ነገር ነው እሱን ለማጽዳት። አስቸጋሪ ስለሆነ በጣም ከባድም ስለሆነ ደባሪ ነገር ስለሆነ እሱ በጣም የሚደብር ነገር ነው ስለዚህ። ያው ዶሮ ማሳደግ ደባሪ ነው ያልኩበት ምክንያት በዚህ ምክንያት ነው። እንጂ ዶሮ በጣም አሪፍ ነው። በሶስት ምክንያት ግን ተላላፊ በሽታ እነሱን ሊገድላቸው የሚመጣ እንስሳ ልክ እንደ ውሻ አይነት እንደ ተለያዩ ስም ያላቸው እንስሳዎች አይነት እነሱን ይገድላቸዋል። እንደ ድመት አይነት እንቁላላቸውን ሰብረው የሚጠጣ እንስሳ ስላለ በጣም ከባድ ነው። ከእነሱ ለመከላከል በጣም ትክክለኛ እና ሀይለኛ ጥበቃ ያስፈልጋቸዋል። ሁለተኛ ደግሞ ቆሻሻቸውን ማውጣት ሶስተኛ ደረጃ ቆሻሻቸውን ማውጣት በጣም አስቸጋሪና የሚያጸይፍ ነገር ነው። ምክንያቱም እነሱ እንደ ሰው ልጆች አይደለም የሚጠቀሙት በጣም ደባሪ ነገር ነው። የእነሱ የሆነ የራሳቸው ሰፋ ያለ መስሪያ ቦታ ወይም መቆያ ቦታ ያስፈልጋቸዋል እዛው በልቶ እዛው ተጸዳድተው እዛው እንቁላላቸውን ጥሎ የሆነ አሪፍ ቦታ ያስፈልጋቸዋል። አንዳችሁም ምቹና አስፈላጊ ቦታ ያስፈልጋቸዋል ደህንነቱ የተጠበቀ ቦታ ያስፈልጋቸዋል ይህንን ደግሞ ለማዘጋጀት በጣም ሰፊ ቦታ ያስፈልጋል። በዚህም ምክንያት ችግር ነው የሚታወቀው ዶሮ። እያንዳንዱ ሰው ቢያሳድግ ብዬ እመኛለሁ። ምክንያቱም ያው ከዶሮ የሚያገኘው ተዋጽኦ አለ እና ደግሞ ከእነሱ የሚያገኘው የተለያየ ፍቅር አለ ብዬ አስባለሁ። ዶሮ ያው አሪፍ ነገር ነው ጠቃሚ ነገር ነው። ይበል የሚያሰኝ ነው እያንዳንዱ ሰው ቢያሳድግ የተለያየ ጥቅም ያገኛል ከስጋው። ስጋውን ከውጪ ገዝቶ ከአረባ ሰው ገዝቶ ከሚያገኘው ይልቅ ራሱ ቤት አርብቶ ቢያገኘው የተሻለ ጥቅም ያገኛል። ሌላው ደግሞ እንቁላሉን ከውጪ ከሚገዛ እዛው ቤት ውስጥ እነሱ የሚያመርቱትን የሚጥሉትን ቢንከባከብ አሪፍ ነው ብዬ አስባለሁ። ከቀለብ ደረጃ እንደዚህ ነው ያሉት ዶሮ። ሰው የተረፈውን ምናምን አይበሉም የግድ የነሱ የራሳቸው ቀለብ አለ ተዘጋጅቶ በፋብሪካ ተዘጋጅቶ በማቀነባበሪያዎች ተዘጋጅቶ የሚመጣ የነሱ ቀለባ አለ። እነሱን ነው መርጠው ነው የሚባሉት በዛም ምክንያት ያው ከእነሱ የሚያወጡት ወጪ። በጣም ከባድ ነው ደግሞ ውጪ ላይ አሁን አሁን ባለው የኢትዮጵያ ምንዛሬ ውጪ ላይ የሚሸጥ በሰላሳ አንድ ብር ነው። እኛ እኔ ባለውበት አካባቢ በሰላሳ አንድ የኢትዮጵያ ብር ነው እየተሸጠ ያለው አንድ እንቁላል ማለት ነው። ይሄ ማለት ቤት ውስጥ ማሳደግ በጣም ጥቅም እንዳለው ነው። ቤት ውስጥ ብናሳድግ ግን በነፃ እናገኛለን እነኛ እነሱን እየቀለብን ማለት ነው በወር ውስጥ። ከዘጠኝ መቶ በላይ የሚሆን ብር አውጥተን እየቀለብናቸው። በዘጠኝ መቶ ብር በወር እያወጣን በቀን ደግሞ አንዳንድ እንቁላል ከየሁሉም ብናገኝ በጣም አስፈላጊውን መርጥ። አዋጭ የስራ ቢዝነስ ነው ብዬ አስባለሁ። ይሄንን መጠቀም የተሻለ ደረጃ ይደርሳል ብዬም አስባለሁ

አዎ በጣም ነው ማሰላሰለው ማሰላሰል ለኔ ማለት በጣም ትልቅ ነገር ነው በየቀኑ የማደርገው ነገር ነው። ሰው ያለማሰላሰል አይምሮውን ያለማሰራት አይችልም ብዬ ነው የማስበው። እኔ ማሰላሰል ማለት የወደፊቱን ወይም የኋላውን የምናስብበት ጊዜ ሲሆን ከራሳችን ጋር የምናሳልፍበት ምን አይነት ጥፋት እንደሰራን ምን አይነት ማስተካከል ማድረግ እንዳለብን የምናውቅበት ጊዜ አድርጌ ነው የማስበው። ያው ማሰላሰል ለሰው ልጆች ጠቃሚና አስፈላጊ ነገር ነው ብዬ የማስበው እኔ ማለት ነው። ያው ምን ወደፊት ምን አይነት ሰው እንደምንሆን ወደፊት ምን አይነት ቤት እንደምንገዛ ወደፊት ምን እንደምንሆን። ወይም ወደ ኋላችን ተጉዘን ደግሞ ምን አይነት ጥፋት እንዳጠፋን ያንን ጥፋት እንዴት አድርገን እንደምናስተካክል የምናስብበት የራሳችን ጊዜ ያስፈልገናል። ያው በዛ አንድምታው በጣም ትልቅ ነገር ነው ያለው ሰው ያሰበውን ነገር ነው መሆን የሚችለው። ካላሰብን ካላሰላሰልን እቅድ ካላወጣን ምንም መሆን አንችልምና ማሰላሰል በጣም አስፈላጊና ወሳኝ ነገር አድርጌ ነው የማየው ለሰው ልጆች ማለት ነው። ማሰላሰል በብዙ ደ ረገድ የሰው ልጅ ይጎዳሉ ማለት ምን ማለት ነው? አንዳንዴ መጥፎ ያልሆነውን ነገር በምናስብበት ሰዓት የማይሆን ነገር በምናስብበት ሰዓት ያው ራሳችንን ነው የምንጎዳው። ደግሞ በብዙ ከጉዳቱ አንፃር ደግሞ በጣም ብዙ አይነት ጥቅም አሉ ለምሳሌ። የተለያዩ ነገሮችን በምናስብበት ሰዓት አይምሮአችን ይመጣል ወደ ራሳችን የመምጣት እድሉ በጣም ከፍተኛ ነው። ለምሳሌ ወደፊት በማስብበት ሰዓት መልካም ነገር በማስብ እና ያንን ነገር በደንብ ባሰላስለው ወደፊት የመከሰት እድሉ በጣም ከፍ ያለ ነው የሚሆነው ማለት ነው። በዛም ምክንያት ለሰው ልጅ ማሰላሰል ይጠቅማል እንደ ምግብ ነው እንደ አእምሮ ምግብ አድርጌ ነው የማስበው ማለት ነው። የማያሰላስል የማያገናዝብ ሰው በህይወቱ ላይ ጥሩ ነገር ይገጥማል ብዬ አላስብም። ደግሞ የማገናዘብ የማሰላሰል አቅምን የሚያቅ ሰው በጣም ብዙ ነገር ያተርፋል ይጠቀማል ብዬ አስባለሁ። ለምሳሌ ምን አይነት ችግር እንዳለበት በዚህ አለም ላይ በምንኖርበት አለም ላይ ሁላችንም ችግር አለብን ችግራችንን ደግሞ ለይቶ ማውጣት በጣም ትልቅ ነገር ነው ወይም ታላቅ ነገር ነው ብዬ ነው የማስበው። ችግራችንን መረዳት ችግራችንን ማወቅ ይሄ በጣም ትልቅ ነገር ነው ብዬ ነው የማስበው። ይሄንን ለመረዳት ደግሞ ያው ማሰላሰል ይጠቅማል ብዬ አስባለሁ እንደ ማንቂያ ዳውላችን አድርጌ የማስበው ማሰላሰልን ማለት ነው። ያው ለማሰላሰል ምንም አይነት ነገር ምንም አይነት ቦታ ጊዜ አይገድበንም ብዬ አስባለሁ። ምንም አይነት ሁኔታ አይገድበንም ብዬ አስባለሁ ያው ልክ ቁጭ ብለን ያደረግነውን እና ወደፊት ማድረግ የምንፈልገውን ነገር ማሰብ። ማውጣት ማውረድ ብዬ ነው ይሄ የማስበው ማለት ነው። አብዛኛውን ጊዜ ያው በምናስብበት ሰዓት ብዙ አይነት ተግዳሮቶች ወይም ብዙ አይነት የሁኔታ አለመመቻቸቶች ይመጣሉ። ያው ቦታ ቦታና በጊዜ ልንረበሽ እንችላለን ያንን ነገር ታግሶ አስተካክሎ ግን ግብ ማሰላሰል ማሰብ በጣም ትልቅ እናት ነው ብዬ አስባለሁ። እኔ አብዛኛውን ጊዜ የማሰላስለው ስለ ብዙ ነገር አሰላስላለሁ አስባለሁ። ምንድነው የማስበው የመጀመሪያ ደረጃ ስለወደፊቴ ነው የማስበው ስላለፈው ነገር ምንም አላስብም። ያለፈ ነገር ሆኖ ግን አሁንም የሆነ ጉዳት የሚያመጣብኝ ነገር ከሆነ እንዴት አድርጌ ማስተካከል እንዳለብኝ። እንዴት አድርጌ ደግሞ ያለፈውን ስህተቴን እንደገና መድገም እንደሌለብኝ ነው እንጂ የማሰላስበው ስላለፈ ስለተዘጋ ነገር ግን ድጋሚ ዞር ብዬ አላየውም። አሁን ምክንያቱም ያለፈ ነገር ያለፈ ነው ድጋሚ ተመልሶ ስለማይመጣ። ባለፈው ነገር ራሴን መጉዳት እና እያሰላሰልኩ ውስጤን ማስጨነቅ ስለማልፈልግ። ያው ያለፈ ነገር ያለፈ ነው ድጋሚ አይመጣም በሚለው መርህ። ወደፊት ያለውን ነገር ወይም የኋላ ነገር ሆኖ ግን አሁን ላይ ተጽዕኖ የሚያመጣብኝን ነገር አዎ ለማስተካከል ወይም ደግሞ አልፎ እንዴት እስከዛ መማር እችላለሁ ከዛ ስህተት መማር እችላለሁ የሚለውን ነገር ለማሰብ ብቻ። አሰላስላለሁ እኔ አብዛኛውን ጊዜ የማስለው ስለ ወደፊቴ ነው ስለወደፊት ምን አይነት ሰው እንደምሆን ምን አይነት ነገር እንደማደርግ። ምን አይነት መኪና እንደምነዳ ምን አይነት ቤት ውስጥ እንደምኖር ነው ማሰላስለው። ያው ይሄንን እንዲሆን እመምኜበት ወይም አንድ ደረጃ ወደ ፊት ለፊት የምራመድበት በማሰላሰል ነው ብዬ ነው በአእምሮ ውስጥ ያልታሰበ ነገር ዝም ብሎ ወደ መሬት ሊወርድ አልችልም እና። ያንን ደግሞ የማደርገው በማሰብ በማሰላሰል ስለሆነ ማሰላሰል በደንብ ነው የማደርገው አሰላስላለሁ አስባለሁ አወጣለሁ አወርዳለሁ ምን ያክል ርቀት እንደሚሄድ አውቅ አውቅበታለሁ ማለት ነው። ያው በማሰላሰል ብዙ ነገሮችን እናያለን በማሰላሰል ብዙ ነገሮችን እንማራለን በማሰላሰል አይምሮአችንን ጸጥ አድርገን ምን ማድረግ እንዳለብን እቅድ የምናወጣበት ምቹና ወሳኙ ጊዜ ነው ብዬ ነው የማስበው። ማሰላሰል በጣም ጠቃሚ ነው ለሰው ልጅ እንደ አይምሮ ምግብ አድርጌ ነው የማስበው። ያ ሁሉም ሰው ቢያሰላስል አለማችን እንደዚህ አትበላሽም። አለማችን እንደዚህ ደሃ አይኖርባትም ብዬ ነው የማስበው ድህነትን ለማውጣት ለማጥፋት ወደፊት እንጓዝ

አዎ በደንብ ነው የምመለከተው በመስመር ላይ በጣም ቪዲዮዎችን መመልከት እወዳለሁ። በተለያዩ መተግበሪያዎች አማካኝነት የሚተላለፉ ቀጥታ ስርጭቶችም ይሁን። የተላለፉ መልእክት ከዚህ ቀደም የተላለፉ ተቀርጾ የተላለፉ መልእክቶችን መመልከት በጣም እወዳለሁ የእለት ተእለት ስራዬ ነው ማለት ይቻላል። ያው ያ ያሰደሰተኛል የሰዎችን ነገር እንደ ድሮ በቴሌቪዥን አማካኝነት ሳይሆን በመስመር ላይ በቀላሉ መመልከት ያስደስተኛል። ምክንያቱም በቴሌቪዥን ላይ የአንድ ድርጅት ወይም የአንድ ተቋም ፕሮግራም ብቻ ነው የሚተላለፈው የአንድ የአንድ ድርጅት አስተያየት ብቻ ነው የሚተላለፈው ግን በመስመር ላይ። የ በጣም ብዙ ሰዎች አስተያየት ወይም አስተሳሰብ ይለቀቃል። በዛ ምክንያት የምፈልገውን ሃይማኖታዊ ይሁን የተምህርእት የተለያዩ ነገሮችን መርጬ በተለያዩ መተግበሪያዎች አማካኝነት በቀላሉ በስልኬ አያቸዋለሁ እመለከታቸዋለሁ። በዚህም ብዙ ትምህርት እና ብዙ እውቀትን ወስጃለሁ። ለምሳሌ አሪፍ መተግበሪያ እንደዚህ የመስመር ላይ ትመርቶችን ይሁን ቪዲዮዎችን ለመመልከት መርጦ መመልከት መተግበሪያ ብዬ የማስበው ዩቲዩብ ነው። ዩቲዩብ በውስጡ በጣም ብዙ ሺህ የሚቆጠሩ ቪዲዮዎችን ይዟል ወይም መልእክቶችን የምስል መልእክቶችን ይዟል ይህንን መመልከት በጣም ነው የሚያስደስተው። የተለያዩ ትምህርቶችን የተለያዩ ሃይማኖታዊ ስርዓቶችን የተለያዩ ሙዚቃዎችን የተለያዩ ነገሮችን ይዟል። በውስጡ በዚህም መመልከት ያው ያስረስታል ከቴሌቪዥን እና የተለያዩ ነገሮች የተሻለ። ጠቀሜታ አሉ የተለያዩ ዜናዎችን ለመመልከት አሁን በቴሌቪዥን እና በጋዜጣ ሳይሆን በቀጥታ መስመር ነው የማየው። ይሄም ደግሞ ካለውበት ቦታ በፈለኩበት ሰዓት በፈለኩበት ጊዜ ጊዜና ቦታ ሳይገድበኝ መመልከት እንድችል አድርጎኛል በስልኬ በኮምፒውተሬ ማለት ነው። ይሄም አንዱ ዘመኑ ያመጣው የቴክኖሎጂ ልህቀት ነው ብዬ ነው የማስበው። ምክንያቱም አሁን ባለውበት ባለንበት ዘመን በጣም አስቸጋሪው ነገር ያው መረጃ መለዋወጥ ነው። ይሄንን ነገር ደግሞ በቃ የሚቀርፍልን በመስመር ላይ ያለ የዜና አቅራቢዎች ናቸው ማለት ይቻላል። በቀላሉ ሰዓት ምን እንደተከሰተ አላማችን ወዴት እየሄደች እንደሆነ አላማችን ላይ ምን እየተከሰተ እንደሆነ ስለ ኢኮኖሚው ስለ አለማችን ጸጥታ ሁኔታ ስለተለያየ ነገር። በቀላሉና በጊዜው በአስፈላጊ ሰዓት ያው ማየት እችላለሁ ጊዜና ቦታ ሳይገድበኝ ማለት ነው። ያው በመስመር ላይ የፊልሞችን ሊሆን ይችላል። የተለያዩ ነገሮችን ሊሆን ይችላል ፊልሞችን ዘፈኖችን ሙዚቃዎችን ሃይማኖታዊ መዝሙሮችን የተለያዩ ነገሮችን በቀላሉ መመልከት ያስችለኛል ማለት ነው። ከዛም አልፎ ተርፎ። የተለያዩ መተግበሪያዎችን በመጫን እንደ ጌም ያሉ እንደ ማፕ አይነት የካርታ እያየሁ ወደ ቦታ ከቦታ መተላለፍ መሄድ እችላለው ማለት ነው። ይሄ ደግሞ የኢንተርኔት ልህቀትን የሚያሳዩ ቪዲዮ ደግሞ በጣም አይነት ብዙ ቪዲዮዎች አሉ። በዛም በሶሻል ሚዲያ አማካኝነት በማህበራዊ ሚዲያ አማካኝነት መመልከት እና ማየት ቀላል ነው ይቻላል ማለት ነው። ስለዚህ በመስመር ላይ በጣም ብዙ ቪዲዮዎችን ነው በቀን ውስጥ የማዩ ማለት ነው። ቢያንስ ቢያንስ በቀን ውስጥ አላየሁም ከተባለ ራሱ ሃምሳ በላይ ቪዲዮዎችን አያለሁ በዛም አጫጭር ቪዲዮዎችን አያለሁ ለምሳሌ እንደ ኢንስታግራም እና ቲክቶክ ላይ ባሉ መተግበሪያዎች ከሃምሳ ቪዲዮ በላይ እመለከታለሁ። ይሄ በጣም ብዙ ጉዳት እንዳለው ሁሉ አንዳንዴ ደግሞ ድብርት ውስጥ ወይም ጭንቀት ውስጥ በገባን ሰዓት በጣም ጠቃሚ ነው ብዬ አስባለሁ። በእረፍት ቀናችን ብንመለከት። ብዙም ጉዳት የለውም ብዙም ጉዳት የለውም ያው። እዛ ያሉ ሰዎች ከእኛ የበለጡና የተሻሉ ሰዎች ናቸው ብዬ አስባለሁ። ያላቸውን ልምድናም ያላቸውን አስተሳሰብ ያሳዩናን ይነግሩናል ይሄ ደግሞ ለኛ የተሻለ የማሰብ ወይም ከእነሱ ልምድ የመቅሰም የበለጠ እውቀት እንዲኖረን ያደርገናል። አብዛኛውን ሰው በፖድካስት እና በተለያዩ ነገሮች ፊልሞች አማካኝነት ትምህርት ሊያስተምረን ይችላል። ያንን ትምህርት መከታተል ደግሞ አሪፍ ነው የተሻለ ሰው እንድንሆን ያደርገናል። በዛውም ልክ በጣም በጣም በጣም ብዙ ጉዳቶች አሉት። ከጉዳቶቹ አንዱ መጥፎ ባህሪን እንድናበሳለን እነሱ አሁን ለምሳሌ በፊልም ላይ ወይም በየተለያዩ ድራማዎች ላይ ያሉትን በገጸ ባህሪያት ለመላበስ እንትን እንመጣለን የሰው ልጅ ያየውን ነገር የመምሰል አዝማሚያ ስላለው። ያየነውን ነገር ተሎ የመላበስ እነሱን የመምሰል ነገር ይኖረናል ያንን ነገር መጠንቀቅ የምናየውን ነገር ተጠንቀቀን ማየት የምናየውን ቪዲዮ ተጠንቀቀን ማየት ያስፈልጋል የምንሰማውን ነገር ተጠንቀቃን መስማት ያስፈልገናል ብዬ አስባለሁ። ያው ግን በመስማር ላይ የምፈልገውና የማየው አብዛኛውን ጊዜ በመስመር ላይ። የኳስ ቪዲዮዎችን እመለከታለሁ በመስመር ላይ የተለያዩ የመኪና ውድድሮችን እመለከታለሁ የኳስ ውድድሮችን በመስመሬ ላይ አያለው ቪዲዮዎችን ማለት ነው። እና ዜናዎችን አያለሁ በመስመር ላይም ማለት እከታተላለሁ አብዛኛውን ጊዜ ዜናዎችን የምከታተለው የማህበራዊ ዜናዎችን። እና የተለያዩ ነገሮችን እከታተላለሁ በመስመር ላይ በመስመር ላይ አብዛኛውን ጊዜ ቪዲዮ እያየሁ ነው የማሳልፈው

አዎ እወዳለሁ መዘመር እወዳለሁ የተለያዩ መዝሙሮችን እዘምራለሁ የሃይማኖታዊ መዝሙሮችን መዘመር እወዳለሁ አብዛኛውን ጊዜ ስልኬን በመጠቀም እየሰማኋቸው ከእነርሱ ጋር በመለማመድ መዘመር እወዳለው። ይህም ደግሞ ለፈጣሪ የምንሰጠው ትልቁ ምስጋና ሲሆን ይህንን ለመስጠት እናመሰግነዋለን እናከብረዋለን ወይም እናወድሳለን ማለት ነው። አብዛኛውን ሰው ስልኩን ሲይዝ ለዘፈን እና ለተለያዩ ቀልዶች ቪዲዮዎችን የሚደረጉም። ይህ ደግሞ ጥሩ አይመስለኝም አብዛኛውን ኢ አማኞች ደግሞ ለተለያየ መጥፎ ነገር ስልካቸውን ኮምፒውተራቸውን ኢንተርኔትን ሲጠቀሙ ይስተዋላል ይሄ ደግሞ በጣም የመጥፎ መጥፎ ነገር ነው። መዘመርን የመሰለ ነገር የለም መዘማም ማመስገንን የመሰለ ነገር የለም እሱን እያመሰገኑ እሱን እያወደሱ ያው መኖር ነው የሚያስፈልገው ማለት ነው። እኔም በተቻለ አቅሜ በቻልኩት አቅም እዘምራሉ አመሰግናለሁ ማለት ነው። ይሄ ደግሞ የስጋም የነፍስም የሁሉም ነገር እረፍት ነው ብዬ ነው የማስበው። በቻልኩት ነገር እያንዳንዱን ነገር አቁሜ ብዘምር ደስ ይለኛል ለፈጣሪዬ ብዘምር ደስ ይለኛል። ይሄም ደግሞ አንድ ቀን እንደሚሳካ ተስፋ አደርጋለሁ። ይሄ መዘመር ግን ለነፍስ እርካታ ነው። ለስጋም ሰላም ነው። ለእያንዳንዱ ነገር አሪፍ ነው ብዬ አስባለሁ። እኔ ባለሁበት አካባቢ እሁድ እሁድ የቤተክርስቲያን ፕሮግራም አለ ወይም ጊዜ አለ በዛን ሰዓት ይዘመራል እኔም እዘምራለሁ መዘመር እወዳለሁ አብዛኛውን ጊዜም እዘምራለሁ በቻልኩ አቅም ማለት ነው። ይሄን የማደርገው ያው ከልጅነቴ ጀምሮ የለመድኩት ነገር ስለሆነ ነው። አብዛኛውን ከልጅነቴ ጀምሮ ቤተሰቦቼ ወይም ባለሁበት አካባቢ ያስለመዱኝ። ነገር ስለሆነ ነው ከእኔ በላይ ያሉት ወንድምና እህቶቼም ዘማሪያን ስለሆኑ። ከእነርሱ የመጣ ልምድ ነው በዚህም ምክንያት እኔም መዘመር እወዳለሁ መዘመር እፈልጋለሁ። ከእነርሱ ጋር የወሰድኩት ነገር ነው። ይሄ ከቤተሰብ ከድሮ ጀምሮ የመጣ ልምድ ብቻ ሳይሆን ከልምድም ባሻገር ያው ፈጣሪን በሄድንበት በዋልንበት ነገር ማመስገን እንዳለብን ስለተረዳሁ ስለገባኝ ብቻ ነው ይሄንን የማደርገው ማለት ነው። አብዛኛው ሰው ይሄን ለምን እንደሚዘምር አይገባውም ለማን እንደሚዘምር ሁሉ አይገባውም። እሱ ፈጣሪ ከሆነ ለምን ይዘመርለታል ብሎ ሊያስብ ይችላል። ግን ይሄ በጣም ግራ የሚያጋባ እኔንም በደንብ ያልገባኝ ነገር ስለሆነ። አሁን አስተያየት መስጠት ወይም መግለጽ አልፈልግም ነገር ግን። መዘመር እወዳለሁ ማመስገን እፈልጋለሁ አሁንም በተቻለኝ ቁጥር ባለኝ ድምጽናው በተቻለኝ አቅም። ማመስገን እፈልጋለሁ ይሄ ደግሞ ለነፍስ እርካታ ነው። ያው ከሞት በኋላ ህይወት አለ ብሎ ለሚያምን አንድ ሰው። ይሄ ትልቅ መልእክትና ትልቅ አስተዋጽኦ ነው ብዬ አስባለሁ ለህይወቱ የሚያደርገው ትልቅ አስተዋጽኦ ነው ማለት ነው። አብዛኛውን ዘማሪያን አሉ እነሱን መከተል እንደ ትልቅ ነገር ነው የሚቆጠረው። እኔ ባለሁበት አካባቢ ለምሳሌ ምን እንደሚዘምሩ ግጥሙንና ዜማውን በትክክል መከታተል። የመዝሙር ማቅረብ በጣም ትልቅ ነገር ነው እኔ ደግሞ ባደኩበት ቤተክርስቲያን የልጆች በዓል አለ አመታዊ የልጆች በዓል አለ። በዛ ነው መዘመርን የተለማመድነው። እዛ አመታዊ በልጆች በዓል ጊዜ እኔ ባለሁበት ቤተክርስቲያን መዝሙር እናቀርባለን ሁላችንም ተሰብስበን በዛ ነው መዘመርን በአደባባይ የተለማመድነው። እዛ ስንዘምር ስንዘምር አድገን አሁን ለብቻችን መዘመር በቅተናል ለዚህ ደርሰናል ማለት ነው። ያው መዘመር ትልቅ መንፈሳዊ እረፍት አለሁ ለፈጣሪ መዘመር ከስጋም አልፈው ምድር ላይ ካለንበት ትርፍ አልፈው ለዘላለማዊ ትርፍ አለው። ብቻ መዘመርን የመሰለ ነገር የለም አብዛኛውን አለም ላይ ከብዙ ሺህ በብዙ ሚሊየን የሚቆጠሩ ዘማሪያን አሉ። ድምፀ መረዋ ዘማሪያን ድምፃቸው ጥሩ የሆነ ለፈጣሪያቸው። እያወቁም ሆነ ሳያውቁ የሚዘምሩ ዘማሪያን አሉን እንግዲህ እነሱን የተከተሉም። እነሱ የሚያመጡትን ከፈጣሪያቸው የተቀበሉትን ዜማና ግጥም ለእነሱ ለፈጣሪ መስጠት ለእነሱ ሳይሆን ለፈጣሪ መስጠት ነው። ግን እኔንም ጨምሮ አብዛኛውን ሰው በምንዘምርበት ሰዓት ግጥሙ ገብቶን ሳይሆን መዝሙሩ ቢቱና የተለያየ ነገር መስጦን እንጂ የምንዘምረው ፈጣሪን ለማመስገን በቀጥታ ደረጃ አብዛኛውን ሰው አያደርግም። ይሄ የሚመጣው እኔ ላይ የሚመጣው ካለማስተዋል ችግር ነው። ስለመዝሙሩ ስለአዘማመሩ ነው እንጂ የማስተውለው አብዛኛውን ጊዜ ስለ ቢቱ ነው እንጂ የማስተውለው ምን ግጥሙ ምን እያለ እንዳለ አናስታውስም። ይሄ ደግሞ በጣም ትልቅ ትልቅ ችግር ነው ማለት ነው የዘመርነው መዘሙር ወደ ገደል የሚወስድብን ችግር ነው። እያስተዋልን መዘመር አለብን ብዬ ነው የማስበው። ሁሉም ሰው እያስተዋለ ቢዘምር በፈጣሪው ትልቅ ምስጋና ማድረስ ከልብ ምስጋና ማድረስ ግጥሙ ምን እንደሚል ይሰማል ማለት ነው። አብዛኛውን ሰው ግን ያው ዝም ብሎ ነው የሚዘምረው ብዬ ነው የማስበው ከእኔ ጭምር። መዘመር በጣም ነው የምወደው በጣም ነው የምፈልገው በትልቅ መድረክ ላይ እንደምዘምር ተስፋ አደርጋለሁ። ለዛም እዘጋጃለሁ ለዛም እበረታለሁ ብዬ አስባለሁ መዘመር በጣም ለነፍስም ለስጋም ለዘላለማዊ ህይወትም ፈጣሪን የምናመሰግንበት ነውና መዘመር እወዳለሁ

አዎ በጣም ብዙ ጊዜ ተደርጌያለሁ። የስራ ግምገማ ለአንድ ሰራተኛ አስፈላጊ እና መሰረታዊ ነገር ነው ብዬ ነው የማስበው። በመልካም ጎን ካየነው የስራ ግምገማ አስፈላጊ ነው። ለስራው ጤንነትና ሰራተኛው ራሱን ያለበትን ደረጃ እንዲያውቅ እንዲረዳ እና የተለያየ ነገሮችን እንዲያደርግ የስራ ግምገማ ያስፈልጋል ብዬ የማስብ ሰው ነኝ። እኔም ከዚህ ቀደም በብዙ ደረጃ የስራ ግምገማዎች ተደርጎልኝ ያውቃል። በቢሮዬ ውስጥ ባለሁበት የቢሮ ስራ ውስጥ ብዙ ጊዜ ስራ ደረጃ ግምገማ ተደርጎልኝ ቃውቃል። እኔ ራሴን እንዳውቅ ስህተቶቼ ምን እንደሆኑ እንዳውቅ ድክመቶቼ ምን እንደሆኑ እና አሪፍነቴ ታይቶ ደሞዝ እንዲጨመርልኝ ሆኖልኛል። በዚህ ምክንያት በጣም ደስተኛ ነኝ። ይኸው አብዛኛውን ጊዜ የስራ ግምገማ የሚደረገው ደረጃ ለማሻሻል ወይም ከደረጃ በታች ነው ከደረጃ በላይ ነው የሚሰራው ይሄ ሰው ለስራው ብቁ ነው የሚለውን ለማረጋገጥ ነው። ደስ በሚል ሁኔታ ደግሞ እኔ ስራዬ ላይ ጠንቃቃና አስተዋይ ስለሆንኩ እያንዳንዱን የደረጃ ማሻሻያ ግምገማዎችን አልፌያቸዋለሁ። በዚህም አሁን አሪፍ ደሞዝተኛ ሰው ነኝ ማለት ነው። እና የደረጃ ማሻሻያ ግምገማ እና ግምገማ በራሱ በተጨማሪ አስፈላጊ ነው ብዬ አምናለሁ። ምክንያቱም ቢሮ ደካማ ሰው መቅጠር አይፈልግም። የማይችል ሰው በስራው ላይ ብቁ የሆነ ሰው መቅጠር አይፈልግም። በዚህም ይሄ ሰው በስራው ላይ የእውነትም ጎበዝ ነው ወይስ አይደለም የሚለውን ማድረግ ይፈልጋል። በዛም ምክንያት እኔም በጣም ብዙ ጊዜ ተደርጌያለሁ። የስራ ግምገማ በዚህም ደስተኛ ነኝ። አውቃለሁ አንዳንድ ሰዎች በተንኮል አስበው በጣም ብዙ ነገር ሲያደርጉ የስራ ግምገማ እንዲደረግ ያደርጋሉ። የሰሩት ግፍ የሰሩት መጥፎ ነገር በስራ ግምገማ ሲወጣም ተመልክቻለሁ እያንዳንዱ ሰው አብዛኛውን ሰው ማለት ነው። ጓደኛዬ አለ። ለምሳሌ እሱ አሁን የገንዘብ ማጭበርበር አድርጎ በዛ ምክንያት አሁን እሱ በግምገማ ታወቀበትና ከስራው ቦታ ተቀንሷል። ይሄም የሆነበት ምክንያት ስራው ላይ ጠንቃቃ ባለመሆኑና የተሰጠውን ሀላፊነት በአግባቡ ቃል የገባውን ነገር በአግባቡ ባለማድረጉ ምክንያት ከስራ እንዲቀነስ ስሙም እንዲጠፋ ሆኗል። ይሄ የሆነው በሱ ቸልተኝነት ነው። ይሄኛው ደግሞ የተጋለጠው በሰራ ግምገማ ነው። አንድ ድርጅት ሰራተኛን ሲቀጥር ይሰራልኛል ብሎ አምኖ ነው። እምነት ደግሞ ትልቁ የህይወት መሳሪያ መገልገያ መሳሪያ ነው። ያለ እምነት ሰው ከሰው ሊግባባ አይችልም። እምነት ማለት በጣም ትልቅ ነገር ነው። በመስሪያ ቤት ደረጃ ይሁን በቤተሰብ ደረጃ ይሁን በእያንዳንዱ ደረጃ እምነት አስፈላጊ ነው። እምነትን ከጣስን ደግሞ ስራችን ላይ እንችላለን ብለን የምንለውን ነገር ካልቻልን ካልሰራን ይሄ ለመስሪያ ቤቱም ለህይወታችንም ትልቅ አደጋ ነው። ያው ይሄንን ደግሞ መስሪያ ቤት የሚለየው በግምገማ ነው። ግምገማ በጣም አስፈላጊ ነው ብዬ ከማስብ ሰዎች መሃል አንዱ ነኝ እና ግምገማ ተደርጎልኝ እኔም አልፌያለሁ። እኔ ደግሞ በሚገርም ውጤት ብቁ መሆኔ ተረጋግቶ የደሞዝ ጭማሪ ከአንዴም ሶስት ጊዜ በላይ ተደርጎልኛል። ግምገማ አስፈላጊና መሰረታዊ ነገር ነው ለአንድ መስሪያ ቤት ብዬ አምናለሁ። በዚህ ምክንያት ማለት ነው። ያው አብዛኛውን ሰው ከሚሰራው ነገር በታች ነው። የሚሰራውን ነገር አያውቅም። አብዛኛውን ሰው ማለት ነው። ወይም ደግሞ እረት እረዳትነት አይጠይቅም። ሰውን እርዳኝ እንደዚህ ይሄ ነገር አልገባኝም አይልም። በዛ ምክንያት ያው አስቸጋሪ ነው ህይወቴ የምትሆንበት ማለት ነው። ያንን ደግሞ ለመረዳት በጣም ነው ከባድ የሚሆኑበት። በዛም ምክንያት ግምገማ ያስፈልጋል። የስራ ግምገማ በጣም አስፈላጊ ነው ብዬ አምናለሁ። እረዳለሁ። ይሄንንም አገናዝባለሁ። የስራ ግምገማ በጣም አስፈላጊ ነው። እኔ በጣም ብዙ ጊዜ ነው የተደረኩት። ሶስቱ ጊዜ ተደርጌ ሶስቱንም በሚገባ አልፌ ሶስቱንም በሶስቱም ደረጃ የሶስት ሶስት ሺህ ብር ደሞዝ ጭማሪ ተደርጎልኝ አሁን በአሪፍ ቦታ ላይ የምትገኝ ሰው ነኝ። የስራ ግምገማ ያስፈልጋል ከሚሉት ሰዎች መሃል ነኝ ማለት ነው። የስራ ገምገማ ለተሻለ ህይወት ለተሻለ ኖሮ ያስፈልጋል። ለድርጅቱም ጤንነት ያስፈልጋል። አንድ ድርጅት ድርጅት ውስጥ ምን እየተካሄደ እንደሆነ እንዴት እያሄዱ እንደሆነ የአመታዊ ሪፖርትን ብቻ አይቶ መገምገም አይችልም። የሰራተኞቹን ብቃት ተመርኩዞ ነው የሚገመግመው። ሰራተኞቹ ምን ላይ ጎበዝ እንደሆኑ ምን ላይ ደካማ እንደሆኑ ለስራው አይመጡንም ይመጥናሉ የሚለውን ግምገማ ፈተና ያስፈልገዋል። ያንን ደግሞ የሚያደርገው ስርዓታዊ መዋቅር በሆነ መልኩ ያው ማንንም ባልጎዳ አድሎአዊ ባልሆነ መልኩ አድርጎ ማወቅ መረዳት ይችላል ብዬ አምናለሁ። በዚህም ምክንያት እኔም ተደርጌ አልፌያለሁ ለማለት እፈልጋለሁ። ያው እንግዲህ ግምገማ ወደፊት እንድንሄድ ያደርገናል። እኛም በግምገማ አብዛኛውን ሰው ሊወድቅ ይችላል ቅር ሊሰኝ ይችላል ወይም የማይመጥነው ቦታ ሊቀመጥ ይችላል። ያንን ግን ማሻሻል ይቻላል። የበለጠ መስራት ይቻላል። ያው አሪፍ መማር ይቻላል። ከተማርን ራሳችንን ካሻሻልን የምንወድቅበት ምክንያት የለም። ያው ግምገማ የሚጥል ነገር ነው። ግን ያው የምንሻሻልበት የምናሻሽልበት ነገር ነው። ለድርጅቱም ቃል ለገባነውም ነገር ለራሳችንም ሞራል ብለን ያው ይቅርታ ብለን ራሳችንን ወደ ቀጥሎ ነገር መሄድ ነው ብዬ ነው የማስበው። ያው ግምገማ ያስፈልጋል። ግምገማ ለተሻለ ህይወት ብያለሁ።

አዎ ፀጉሬን እንከባከበዋለሁ በጣም ብዙ ጊዜ በቀን ውስጥ አንድ ወይ ሁለት ጊዜ ሳላበጥር ሳልንከባከበው ወዬ አላድርም ማለት ይቻላል። ፀጉር ለኔ ትልቅ ትርጉም ነው ያለው ፀጉሬ ማለት ውበቴ ነው ፀጉሬ ማለት አቋሜ ነው ፀጉሬ ከተበላሸ ፊቴም ተበላሽቷል ማለት ነው። ፊቴን ደግሞ በስራ ቦታ መጣል የለብኝም ንቁ ሆኜ ውብ ሆኜ መቆየት ስላለብኝ። ፀጉሬን እንከባከባለሁ በጣም ነው የምወደው ማለት ነው። በቀን ውስጥ ያው በሁለት ሁለት ቀን እታተበዋለሁ አንዳንዴ በየቀን ቀን የምታጠብበት ጊዜ አለ። ግን አስተካክለዋለሁ አበጥረዋለሁ ቅባት እቀባዋለሁ ማለት ነው ይሄ ደግሞ ፀጉሬ እንዲያድግ ያደርገዋል። የተለያዩ የቅባት ዘይቶችን እቀባለሁ እሬት የሚባለውን ተክልም እቀባለሁ እሬት በውስጡ በተለያየ ነገሮችን ስለያዘ ቆሻሻንን በቀላሉ እንዳፀዳ ይረዳኛል። ውስጥ ያለውን ነገር ያሳድጋል እንዲያድግ ያደርግልኛል እንዳይረግፍ ያረጋል። አብዛኛውን ፀጉር ይረግፋል እረጋፊ ነውና ያንን ነገር ይቀንስልኛል። በስራ ምክንያት ይሆናል በተለያየ ነገር ሊሆን ይችላል ፀጉሬ ስለ ፀጉር ስለሚረግፍ በጭንቀት ምናምን ፀጉር ስለሚረግፍ። ያንን ነገር የሚከላከለኝ ነገር ዘይቶች እቀባለሁ ቅባቶችን እቀባለሁ እሬት እቀባለሁ። እና በደንብ ነው የምታጠበው የተለያዩ ዘመናዊ ኮንዲሽነር እና ሻምፖዎችን በምትቀባበት ሰዓት ፀጉሬ ያማረና ውብ ማራኪ ይሆናል ማለት ነው። ፀጉር ዝም ብሎ ነገር ሳይሆን ያው ፊታችንን የምንገልጽበት ራሳችንን የምንገልጽበት ነገር ነው ብዬ ነው የማስበው። የተፈጥሮ የሰጠችን ጸጋ ነው ብዬ ነው የማስበው። አንድ ሰው በመስሪያ ቤትም ሆነ በትምህርት ቤት ፀጉሩን አሳምሮ ከመጣ ያ ሰው ለራሱ ትልቅ ቦታ እንዳለው ራሱን እንደሚወድ ሰውን እንደሚያከብር መገለጫ ነው። ያንን ካደረገ ሰውየው ጀንትል ነው ብለን እንወስዳለን ማለት ነው። ግን ካላደረገ ፀጉሩን ካልተንከባከበም ፀጉሩን አይወድም ራሱን አይወድም። ሰውንም ለሰውም ክብር የለውም ማለት ነው ብለን እንወስዳለን ማለት ነው። ፀጉር በየተለያየ ቦታ የተለያየ የሆነ አመለካከት አለው ስለፀጉር ብዙ ሰዎች አሏቸው። ይህንን ነገር ደግሞ መረዳት አለብን አብዛኛውን እኛ አካባቢ ያሉት እኔ የተወለድኩበት አካባቢ ያለው ሰው ፀጉሩን ይወዳል ፀጉሩን በየጊዜው ይስተካከላል ማለት ነው። ወንድ የሆነው ወደ ወንዶች መስተካከያው የውበት ሳሎን እየሄደ በየጊዜው ይስተካከላል። ሴቶችም እንደዛው ማለት ነው እኔም እወደዋለሁ አስተካክልበታለሁ። በደንብ ነው የማስተካክለው የምስተካከለው የምወደው የራሴ የሆነ ፀጉር ቆራጭ አለኝ ከእሱ ውጪ ማንም እንዲቆርጠኝ አልፈልግም። ምክንያቱም ፀጉሬን ስለምወድ መንከባከብ ስለምፈልግ ያው ስለም ስለሚያስደስተኝ መንከባከብም በዛ ምክንያት ሌላ ቆራጭ እንዲቆርጠኝ አዲስ የማላውቀው ቆራጭ እንዲቆርጠኝ አልፈልግም። ምክንያቱም እሱ የኔን ፀጉር ስላልለመደ ከኔ ፀጉር ጋር ስላልተላመደ ፀጉሬን ሊያበላሸው ስለሚችል በዛውም ጥንቃቄ ማድረግ ስላለብኝ። ፀጉሬም ስለምወድ ለፀጉሬ ክበር ስላለኝ በዛ ምክንያት ያው ለሌላው ፀጉር ቆራጭ እንዲቆርጠኝ አልፈቅድለትም ማለት ነው። በዛም እንደዚህ እያረኩ በ አስራ አምስት አስራ አምስት ቀን እየተቆረጥኩ ጤናዬንም ፀጉሬንም እጠብቃለሁ ማለት ነው። ፀጉር መንከባከቢያዎች የተለያዩ መንከባከቢያዎች አሉኝ። አዳዲስ የሚወጡትንም የኮንዲሽነር እና የሻምፖ ገብአቶችን በተለያየ ነገር በውስጣቸው ምን እንዳለ አይቼ ይጠቅመኛል ለፀጉሬ አይጠቅመኝም ፀጉሬን ያበረታዋል ያሳድገዋል የሚለውን አይቼ። መግዛት ሱስ ሆኖብኛል ሽቶ እንደምገዛው ሁሉ ለሰውነት ለሽታዬ ልክ ለፀጉሬም ደግሞ እንደ ኮንዲሽነር እንደ ቅባቶች እና የተለያዩ ነገሮችን እገዛለሁ እጠቀማለሁ ይሄ ደግሞ የሚያስደስተኝ ነገር ሆኗል ከእለት ወደ እለት ማለት ነው። በዚህ ምክንያት ብዙ ተጠቃሚ ሆኛለሁ ያው ብዙ አትርፌያለሁ ማለት ይቻላል የከሰርኩት ነገር የለም ማለት ነው። ፀጉር ላይ ውበት ነው ፀጉር የጸጋ ነው። ፀጉር የተለያየ ነገር ነው አብዛኛውን ግን ባለመንከባከባችሁ ሳይሆን በበዛ በስራ ጫና በብዙ ነገር በዘርም ሊሆን ይችላል። የአንዳንድ ሰው ፀጉሮች አዎ የመርገፍ ባህሪ ያለበት የመመለጥ ባህሪ ያለበት ይሄ ሳይንሳዊ ችግር አይደለም ያው ተፈጥሮ ነው። ምንም ከሳይንስ አንፃር ምንም አይነት ችግር የለበትም በሽታ አይደለም። ተፈጥሮና አንዳንድ ሰዎች ደግሞ ያስተክላሉ ይሄንን ችግር እንዳወቁ ወዲያውኑ ያስተክላሉ። ይሄ ሚስተካከል ነገር ነው። በተፈጥሮ በዘመናዊ በመጡ ተፈጥሮም በዘመናዊ ነገር እያስተካከሉ ውበት እያገኙ ነው። አብዛኛውን ሰው ግን አንዳንድ ሰዎች ደግሞ ፀጉር ያላቸው የአእምሮም ግን ፀጉራቸው መላጣ ሲሆን የሚያምሩ ሰዎች አሉ ውበት የበለጠ ውበት የሚሰጣቸው ሰዎች አሉ። በዚህም እነሱ ደስተኛ ናቸው በጣም ደስተኛ ነው የሚሆኑት ማለት ነው። ፀጉር የላቸውም ግን በጣም ነው ደስተኛ የሆኑኑት ምክንያቱም ፀጉር እያላቸው ያላገኙትን ውበት ፀጉር ሳይኖራቸው ሲቀር አግኝተዋል። ህዝቡ ወይም ሰው ያንን ስለተላመደ በጣም ደስተኛ ናቸው በመላጣነታቸው ደስ ይላቸዋል ማለት ነው። መንከባከብ የማይፈልጉ ሴቶች ደግሞ አንዳንድ ሴቶች ይላጩታል ምክንያቱም ፀጉሬን ማልንከባከብ ከሆነ እኔ ላይ ይበላሻል እኔ ላይ አያምርብኝም በሚል ፍራቻ አንዳንድ ሴቶች ፀጉራቸውን ይላጩታል ይሄ ለኔ ጥሩ ነው ብዬ አላስብም። ምክንያቱም ፀጉር ውበት ነው ከተንከባከብነው ትልቅ

አዎ በጣም ብዙ ቅጽል ስሞች አሉኝ ሰፈር ውስጥ የምጠራበት በጣም ብዙ ቅጽል ስም አለ ከዛ ውስጥ አንዱ ሜሲ ነው የምባለው ሜሲ የተባልኩበት ምክንያት በቁመቴ አጭር ስለሆንኩና ደግሞ በኳስ ችሎታዬ ሰፈር ውስጥ ወደር ስለሌለኝ ሜሲ እየተባልኩ ነው የምጠራው። ሜሲ የተባልኩት ድሮ ልጅ እያለሁ ሲሆን አሁንም ድረስ ስሙ እስካሁን ከእኔ ጋር አብሮ ነው ያለው። ብዙ ጊዜ ሜዳ ላይ በምንጫወትበት ሰዓት በማሳየው የቄንጠኛ አጨዋወት ምክንያት ልጆች ይወዱኛል በዛ ምክንያት ሜሲ እያሉ ይጠሩኛል ማለት ነው። ደስ የሚል ተጫዋች እና አሪፍ የኳስ ችሎታ ስላለኝ ሜሲ እየተባልኩ ነው የምጠራው። ያው ያ ስም እያደገ እያደገ ሰፈር ውስጥ መጠሪያ ሆኗል። በጣም የምወደውን ደስ የሚለኝ የማደንቀው ተጫዋች ስለሆነ ሜሲን በቃ ሜሲ ሲባል በጣም ነው ደስ የሚለኝ ከትክክለኛ ስሜ በላይ እያደረኩ መጥቼ ነበረ። ግን አንዳንድ ሁኔታዎች አሁን እያደኩ በምመጣበት ሰዓት በትክክለኛ ስሜ እየተጠራሁ ያ የቅጽል ስሜም እየደበዘዘ መጥቷል። ያው አሁንም ድረስ ያው የኳስ ችሎታዬ እንደተጠበቀ ነው እንዳለ ነው ነገር ግን ስሙ ነው እኔ ጋር የሌለው ማለት ነው። ስሙን ደግሞ አስመልሰዋለሁ እንዴትም ብዬ ያው የኳስ ችሎታዬ ካለ ስሙ መመለሱ አይቀርም መምጣቱ አይቀርም ብዬ ስለማስብ። ያው ኳስ ችሎታዬን እያሳደኩ ራሴን እያሳደኩ ለትልቅ ደረጃ እንደ ሜሲ ማድረስ ህልም ስላለኝ። ኳስ ችሎታዬን ስለማለቀው ኳስን ስለምወድ ሜሲ ሆኜ እቀጥላለሁ ብዬ አስባለሁ። ያው አሁን ባለሁበት አካባቢ ደግሞ ሌላ የተለየ ስም አለኝ ማለት ነው። ፒያሳው የሚል ስም አለኝ ፒያሳው የተባልኩት ፒያሳ ሰፈርን አንቀጥቅጬ የምገዛ ሰው ስለነበርኩኝ ነው። ፒያሳዬ በምንጫወትበት ሰዓት በጣም ብዙ ልጆችን ተዋውቄ ነበር ያው ሰፈሬም ስለሆነ ያደኩበትም ቦታ ስለሆነ። በጣም ብዙ ነገር ነው የማደርገው ፒያሳ ሰፈር ፒያሳው እየተባልኩ ነው የምጠራው። ፒያሳ ሲባል በየተለያየ ቦታ ትዝ የሚላቸው ሰዎች እኔን ነው። ምክንያቱም ያው ሰፈር ውስጥ አልጠፋም ነበር ከሰፈሩ ልጆች ጋር በጣም እግባባ ነበር የሰፈሩ ልጆች። ከልጅነቴ ጀምሮ አከብራቸው ነበር እንዋደድ ነበር ይወዱኝ ነበር እነሱም ይወዱኛል እኔም እወዳቸው ነበር በዛ ምክንያት። ፒያሳን ስናስብ አንተ ነህ ትዝ የምትለን ብለው ፒያሳው ብለውኛል ጓደኞቼ ይሄ አድጎ ድረስ እስካሁን ድረስ በመስሪያ ቤት ድረስ። አልተወኝም ይሄ ስሜ ማለት ነው ፒያሳው እየተባልኩ ነው የምጠራው። ይህ ለኔ የተለየ ትርጉም ነው ምክንያቱም ያው አንድ ከልጆች ጋር መዋደድ ያመጣልኝ ይሄ ትልቅ ስም ነው። ሁለት ደግሞ መከባበር የሚያመጣው ስም ነው ብዬ ነው የማስበው ማለት ነው። ይሄንን አይጠሩኝም ነበር እንደዛ ብሎ ሰፈር ውስጥ ረባሽ አስቸጋሪ የምሰርቅ ምናምን ቢሆን ኖሮ እንደዛ ብለው አይጠሩኝም ነገር ግን። ለኔ እኔ ካላቸው የትልቅ አባት አንፃር እንደዛ ብሎ ሊጠሩኝ ሊያከብሩኝ ችለዋል ይሄ ደግሞ ለኔ ትልቅ ነገር ነው። ትልቅ ቦታ ነው ትልቅ ስም ነው ብዬ አስባለሁ። ይሄንን ወደፊት አክብሬያቸው እነሱን ለማስቀጠል ተስፋ አደርጋለሁ እንደማስቀጥልም እተማመናለሁ ስለምወዳቸው ማለት ነው። የሰፈሬን ሰው እናቶች ስለማከብር አባቶች ስለማከብር ይሄ ከማክበር የመጣ ስም ነው ከማድነቅ ብቻ አይደለም። አንዳንዴ ታላላቅ ታናናሽ ስንሆን ታላላቆቻችንን ማክበር ያስፈልጋል ያስፈልጋል ብቻ ሳይሆን ግድ ነው ብዬ አስባለሁ። እኔ ደግሞ እንደዛ ከማደርግ አይነት ሰው ነኝ እንደዛ ነው የማደርገው እንደዛ ነው የምፈልገውም እንዲደረግ የምፈልገውም የማደርገውም እንደዛ ነው። ምክንያቱም ዛሬ እነሱን ባከበርን ቁጥር እኛም እናረጃለን ዘላለም ወጣት ሆነን አንቀርም። ያ ነገር ይቀየራል እኛም እያረጀን ጊዜውም እየሄደ ነው። የሚመጣው ስለ እኛም ለመከበር ዛሬ እነሱን ማክበር አለብን። ለእነሱ የተለየ አክብሮት ሲሸከሙ እቃ ሲሸከሙ ማገዝ አለብን ለምን እነሱ አርጅተዋሉ አይችሉም አቅም የላቸውም እኛ ግን በወጣትነታችን ጊዜ እነሱን ማገዝ ስላለብን። በዛም ምክንያት እኔም እንደዚህ ሁሌ ስለምሰራ። አሁን ራሱ ታናናሾቼ አጠገቤ እያሉ ታላላቆችን እንዲያግዙ እመክራቸዋለሁ። ከእኔ በላይ የሆኑትን እንዲያግዙ ያረጁት ሰዎችን እንዲያግዙ መንገድ እንዲመሩ የተለያየ ነገር ቤታቸው እንዲያግዙ አደርጋለሁ በዛም ምክንያት ይሄ ቅጽል ስም ወጥቶልኛል ፒያሳው ተብዬ ማለት ነው። ሜሲ እና ፒያሳው እኔ ሁለት ተወዳጅ እና የምጠራባቸው ስም ነው ሜሲ በእግር ኳስ ያለኝ ስም ነው። ፒያሳ ደግሞ ሰፈር ውስጥ የሚጠሩኝ ታላላቅም ትናንሽም ፒያሳን ሰፈር ትገልጻለህ አንተ የፒያሳ ሰፈር ልጅ ነህ የፒያሳ እንቁ ነህ ስለሚሉኝ። ፒያሳው ብሎ የሚጠሩኝ ሰው እኔን ነው ይሄ ነገር ለኔ በጣም ያስደስተኛል። ሰላም ይሰጠኛል በራሴ እንድኮራ እንዳላፍር ያደርገኛል ይሄን ደግሞ እወደዋለሁ ማለት ነው። እደሰትበታለሁ እደሳሰትበታለሁ የተለያየ ነገር አደርግበታለሁ። ለሰፈሩ ሰዎች በደስታና በኩራት ራሴን አስታውቃለሁ ማለት ነው። ማነው ሲባል ፒያሳው ነው የፒያሳው ጀግና የፒያሳው ልዑል እያልኩ ማለት ነው። ምክንያቱም ያሳደገች ሰፈሬን ስላስጠራሁ ያሳደገችኝን ሰፈሬን ስለምወድ ላሳደገችኝ ሰፈሬ መከታ ስለምሆን። ፒያሳው ብዬ ነው የምጠራው ራሴን። ይሄ ነገር በጣም ነው የሚያስደስተኝ በጣም ነው የምወደው በጣም ነው አብዛኛው

ያው በዚህ ቅዳሜ በጣም ብዙ ስራ እሰራለሁ። ያው ቅዳሜና እና እሁድ ማለት ከስራ የማርፍበት የምወደው ቀናት መሃል ነው። በዚህ ቅዳሜ ደግሞ በጣም ፈታ እያልኩ የምውልበት ቀን ነው። አንደኛ ኳስ ነው የማየው በእንግሊዝ ፕሪሚየር ሊግ ተጠባቂ ጨዋታ አለው እሱን እያየሁ እየተዝራና ነው የሚቆየው። እሁድም እንደዛው ኳስ አያለሁ ቅዳሜ የምሰራው ቅዳሜ ልብሶቼን አጥባለሁ። ምሳዬን እበላለሁ ውጪ ከጓደኞቼ ጋር እየተዝናናሁ ማታ ደግሞ ኳስ አያለሁ የእንግሊዝ ፕሪሚየር ሊግ እየተመለከትኩ ነው የማመሸው ማለት ነው። ያው እሁድ ደግሞ እሁድ ለየት ያለ ቀን ነው አንድ ቤት ክርስቲያን የምሄድበት ፈጣሪን የማመሰግንበት። የምወደው ቀን ነው እሁድ ማለት ነው። እሁድም ቅዳሜም በጣም ልዩ ቀን ነው። ምክንያቱም እረፍት ነው የማርፍበት ሰላሜን የማገኝበት የምዝናናበት ቀን ስለሆነ። እረፍት ቀናችንን በጥቅቃቄ መጠቀም አለብን እየተደሰትን መጠቀም አለብን። እና ቅዳሜና እሁድ እግር ኳስ አለ እግር ኳስ እንግሊዝ ፕሪሚየር ሊግ ማየት ይመቸኛል። ፕሪሚየር ሊግን አብዛኛው ጊዜ የሚተላለፈው። ያው ምሽት አካባቢ ነው ቅዳሜና እሁድ ደግሞ ይተላለፋል በተጠባቂ መርሃ ግብር እሱን እያየን እንዝናናን። እሱን እያየው ፈታ አላለው የምደግፈውን ክለብ እያየሁ እዝናናለሁ ወደፊት እሄዳለሁ ማለት ነው። ያው በነገራችን ላይ የምደግፈው ክለብ ማንችስተር ዩናይትድ ይባላል በእንግሊዝ ታላቅ ክለብ ነው። እሱን ነው ቅዳሜ የማየው በዛ እየተዝናናው እየተጨዋወትኩ ከጓደኞቼ ጋር እየተገናኙ ምግብ እየበላን። ያው ፈታ እያልን ነው የምንለው ያው አንዳንዴ ህይወት ላይ ተጨናንቆ ሁሌ መኖር ተገቢ ነው ብዬ አላስብም። እንደኔ እንዴ? ነው ምክንያቱን ህይወት ራሱ በጣም ውጥረት የበዛባት ጭንቀት የበዛባት ናት ይህንን ደግሞ የምናልፈው። በመዝናናት ያው እረፍት በማድረግ ከጓደኞቻችን ጋር በመገናኘት ነው። ህይወት አጭር ናት እንደሚባለው ያችን አጭር ጊዜ ደግሞ በተገቢ መጠቀም አለብን። ብዬ አስባለሁ እኔም ቅዳሜ የማደርገው። ይሄን ቅዳሜ ብቻ ሳይሆን እያንዳንዱን ቅዳሜ የማሳልፈው እንደዚህ አይነት ነገሮችን በማድረግ ነውና። በዚህ ቅዳሜ ጠዋት ነው የምነሳው አርፍጄ ነው የምነሳው ምክንያቱም አርብ በጣም የምሰራው ስራ ስላለ። አረፋፍጄ እነሳለሁ ከዛ በኋላ። ቁርሴን ወደ አራት ሰዓት አካባቢ እባላለሁ ከአራት ሰዓት በኋላ ያው ስራ ይጀምራል ማለት ነው አንደኛ ልብሴን ነው የማጥበው። ልብሴን ካጠብኩ በኋላ የምሰራው የተለያዩ ስራዎችን እሰራለንሁ በመጀመሪያ የማደርገው ነገር። ልብሴን ካጠብኩ በኋላ የምሰራው ያው ምሳዬን እበላለሁ። ምሳዬን ከበላሁ በኋላ ልብሴን ሻወር ታጠብና ልብሴን ለባብሼ ወደ ጓደኞቼ ጋር አብሬ እሄዳለሁ። ያው ከጓደኞቼ ከተገናኘን በኋላ በጣም ብዙ የምንሰራው የምናደርገው የምንዝናናበት ቦታ አለ። እዛ እሄዳለሁ እናደርጋለን የምፈልገውን ነገር የሚጠጣም ከሆነ እንጠጣለን የምንዝናናም ከሆነ እንዝናናለን ከዛ እግር ኳስ ነው የምንመለከተው። እኔም ጓደኞቼም ለእግር ኳስ ትልቅ ልዩ የሆነ ፍቅር አለን ቦታ አለን። እሱን እያየን እየተዝናናን እንቆያለን ከዛ በኋላ ሲመሽ እንገባለን ወደ ቤት ማለት ነው እንደዛ አድርጌ ነው የምዝናነው። እሁድ ደግሞ እሁድም ለየቀኑ እሁድ ደግሞ ያው ወደ ሶስት ሰዓት አካባቢ ተነስቼ ቁርሴን በልቼ ሻወሬን ታጥቤ። ወደ ቤተክርስቲያን ነው የምሄደው። ቤተክርስቲያን ያው እና ተናዝዤ ለፈጣሪ ኃጢአቴን ተናዝዤ አመስግኜው ሳምንቱን በሰላም ስለዋልከኝ አመሰግንሃለሁ። ብዬም አዲስ እድልን ክፈትልኝ እርዳኝ አግዘኝ ብዬ ወደፊት ለፊት ማለት ነው። አመስገኜ እስከ ሰባት ሰዓት ወጥቼ። ይኸው ከሰባት ሰዓት በኋላ ምሳዬን ነው የማባለው ከምሳ በኋላ ነው እንግዲህ ቀኑን የሚጀምረው ማለት ይቻላል። ከምሳ በኋላ በጣም ብዙ ነገሮች አሉ ያው ፀሀይ ስለሆነ እኔ ያለሁበት አካባቢ በጣም ሀይለኛ ፀሀይ ስለሆነ። ከሰባት ሰዓት እስከ ዘጠኝ ሰዓት በጣም ለመንቀሳቀስ አዳጋች ነው በጣም ሀይለኛ ሙቀት ስላለ ማለት ነው። በዛ ምክንያት ያው። ቤቴ እቀመጣለሁ ከሰባት ሰዓት እስከ ዘጠኝ ሰዓት ከዘጠኝ ሰዓት በኋላ አሁንም ከጓደኞቼ ጋር ተገናኝቼ። የተለያዩ ቦታዎችን እንጎበኛለን የተለያዩ መዝናኛ ቦታዎችን እንሄዳለን እንዝናናለን። በመጨረሻም ተሰብስበን ያው የለመድነውን የእንግሊዝ ፕሪሚየር ሊግ እናያለን ማለት ነው። ያው ማንችስተር ዩናይትድ ባይኖርም የተለያዩ ክለቦችን እናያለን እነሱ የሚደግፉትን ክለብ እናያለን እንደግፋለን እንስቃለን እንጫወታለን። በሳምንቱ ምን አዲስ ነገር እንደተከሰተ እንወያያለን። ችግር ከተፈጠረም ያንን ችግር ለመፍታት የተለያዩ ነገሮችን የተለያዩ ሀሳቦችን እናፈልቃለን ወደፊት ለፊት ብቻ ነው የምንሄደው ወደኋላ የሚባል ነገር የለም። እንደዛ እያደረግን ነው የምንዝናናው ጊዜያችንን እምናጠፋው። እንደዛ እያደረግን ነው ሳምንት ሙሉ አምስቱን ቀን የተጨናነቅንበትን ያሰብንበትን ያንን በእንደዚህ ነው ፈታ እያልን ጊዜውን የምናሳልፈው። ያው መዝናናት ያስፈልጋል ህይወት ራሷ ውጥረት ናት ጭንቀት ናት። ይሄንን ደግሞ የምንሰራው እንግዲህ ለመዝናና ነው። ለራሳችን ነው ፈታ ለማለት ነው። ያንን ነገር ደግሞ ያው ዝም ብለን ሰባቱን ጋር ሳንዝናና ፈታ ሳንል። መዋል ማለት ያው ገንዘብ እንደማጠራቀም ማለት ነው። አጠራቀመን ደግሞ ምንም ሳንጠቀመው። ያው ልንሞት እንችላለን። ይህንን ደግሞ ፈታ ማለት ስላለብን ራሳችንን መርዳት ስላለብን ሰዎችን ማገዝ ስላለብን። ይህንን ነገር ማድረግ ስላለብን ያው ቅዳሜና እሁድን እንደዛ ኢንጆይ እያደረገን ነው የምንውለው ማለት ነው። ተሰበሰበን አንድ ላይ ፏ እያለን ነው የምንውለው። የተለያዩ ሰዎችን እያገኘን የተለያየ አስተሳሰብ ያሏቸውን ሰዎች እያገኘ እየተዝናናን ነው የምንለው

አዎ አብዛኛውን ጊዜ መስኮቴ ክፍት ነው ምክንያቱም ንጹህ አየር እንዲገባ ሊሆን ይችላል የተለያዩ ነገሮችን ለማድረግ መስኮቴ ክፍት ነው። መስኮቴን የምዘጋው ብርድ እንዳይገባ ብቻ ነው። እንጂ ለእያንዳንዱ ነገር ክፍት ነው የማረገው። አንዳንዴ የታፈነ ቤት ውስጥ በጣም ብዙ ደቂቃ በምንቆይበት ሰዓት አይምሮአችን ይበከላል። አስተሳሰባችን ይበከላል የተለያዩ ችግሮች ሊያጋጥሙን ስለሚችሉ በዚህ በዚህ ምክንያት የኔ መስኮት ሁል ጊዜ ክፍት ነው ማለት ነው። ያው ስተኛ ማታ ነው ዘግቼ ምተኛው ምክንያቱም ብርድ እንዳይመታኝ። ብርድ ደግሞ በጣም ብዙ የሚያመጣቸው አላስፈላጊና የማይጠቅም በሽታዎች ስላሉ ሊጎዳኝ ስለሚችል። ያንን ፍራቻ ነው ብዙ ነገር የማደርገው መስኮቱን የምዘጋው ራሴን የመከላከል ልብስ የምለብሰው ማለት ነው። መስኮት ሲከፈት በጣም ጥሩ ነው ብዬ ነው የማስበው። ለምሳሌ በጧቱ መስኮት ስንከፍት የፀሀይዋን ብርሃን እናያለን ፀሀይዋ እንዴት እንደነበረች ፀሀይዋ እኛን ስታገኝ ያለው ምልከታ በጣም ነው ደስ የሚለው የሚያስደስተው ማለት ነው። አዲስ በአዲስ መንፈስ ቀናችንን ለመጀመር የሆነ ማታ ደግሞ ከመኝተኛታችን በፊት ከፍተን ስናየው ሌሊት ጨረቃውን እናያለን። አዲስ ነገርም እናያለን ኮኮ ኮዋክታትን እናያለን የመኖር ትርጉም ይገባናል። ህይወት ምን ማለት እንደሆነ ይገባናል። ስለ ህይወት እንረዳናለን ስለ ህይወት ያለን አመለካከት የተለየ ይሆናል ይሄም ደግሞ የተለየ ሰው እንድንሆን ያግዘናል። የተለየ ሰው እንድንሆን ይረደናል ማለት ነው በዚህም ምክንያት መስኮቴን ክፍት ማረግ እፈልጋለሁ በመስኮቴ በኩል ስለምመለከተው ማለት ነው። መስኮት ለኛ ሰዎች የተለየ ትርጉም አለው ማለት ነው እንዴት ከተባለ። መስኮቱን ክፍት የማያረግ ሰው ወይም በሩንም መስኮት የሚዘጋ ሰው ችግር እንዳለበት ነው የሚታየሰበው ማለት ነው። ምክንያቱም ብርሃን ያልገባበት ቤት ህይወቱ ላይ ችግር አለ ማለት ነው። ብርሃን ከሌለ አስተሳሰቡ ላይ ችግር አለ ማለት ነው። ብርሃን የሁሉ ነገር ምንጭ ነው። ያንን ብርሃን ደግሞ በትልቁ ሳይሆን በትንሹ የምናገኝበት ያ መስኮታችን ነው። መስኮት ማለት እንደዛ ነው የማስበው እኔ የምረዳው የምመለከተውም ማለት ነው። መስኮት በጣም ትልቅ ቢሆንም ባይሆንም ችግር የለውም ብርሃን ብቻ ያስገባ ያሳይ ብቻ ወደ ውጭ ያለበትን የምናይበት የምንመለከትበት ይሁን ብቻ ማለት ነው። ብርድ በሚሆንበት ሰዓት የተለያዩ እንስሳቶችም ሊገቡ ይችላል እኛ ንቁ ሆነን ካልተከታተልን ማለት ነው በዛም ምክንያት ክፍት አልተወውም። ንቁ ሆኜ በምከታተልበት ሰዓት ባልተኛሁበት ሰዓት ማታ ማታ ባልሆነበት ሰዓት ክፍት ነው ማለት ነው። የኔ መስኮት የውጪው አለም ጋር የምገናኝበት። ውጩን የምቃኝበት ውጪ ምን እየተካሄደ እንደሆነ ቤት ውስጥ ሆኜ የማይበት በትንሿ እና በውቧ መስኮቴ ነው። ሙቀትን የማስወጣበትም ነው በዛውም አዋራ ሊሆን ይችላል የተለያዩ ነገሮችን ሊሆን ይችላል የማስወጣበት ነው። አንዳንድ ሰው በጣም ቤት ውስጥ ከመዋሉ የተነሳ የቤቱ ሽታ ሊቀየር ይችላል። ላብ ላብ ሊል ይችላል። የተለያየ መጥፎ ጠረን ሊያመጣ ይችላል ያንን የሚያስወጣበት በትንሽዬዋ መስኮት ነው እና መስኮት በጣም ትልቅ ነገር ነው ለኔ በጣም ነው የምፈልገው የምወደውም ሁሌም ነው ክፍት የማደርገው። ልክ ልተኛ ስል ነው የምዘጋው። ከተኛው በኋላ የተለያዩ እንስሳት ሊገቡ ይችላሉ የተለያዩ ነገሮች ብርድ ሊገባ ይችላል ሀይለኛ ዝናብ ከመጣ ሊጋቡ ይችላል እና ራሴን ለመከላከል ነው። መስኮት የምዘጋው እንጂ በእያንዳንዱ ደቂቃ ክፍት ናት ራሴን ላለመከ ለመከላከል ከሆነ እዘጋለሁ ያለበለዚያ ሁሌም ክፍት ነው የሚሆነው። የተለየ አስተሳሰብን ይሰጠኛል ውጪውን አያለው የጧት ፀሀይን በሷ ተማርኬ እወጣለሁ። ማታ ደግሞ ስገባ በጨረቃና በሚያምሩ በውብ በሆኑ ኩዋክብታት በፈጣሪ ተአምር እያየሁ የህይወት ትርጉምን እረዳለሁ አሰላስላለሁ አገናዝባለሁ ማለት ነው። ጫረቃ ምን እንደሆነች አያለሁ ከዚህ ርቀቷን አያለው የተለያየ ነገሮችን እንዳስብ እንድመሰጥ የሚያደርገኝ። ውብ የሆነው መስኮቴ ነውና መስኮቴን በጣም ነው የምወደው። ለስራም ይመቸኛል። ከስራዬ አጠገብ ስለሆነ ቤት ቤት ስራ በምሰራበት ሰዓት መስኮቴን ከፍቼ የውጪውን አለም እያየሁ ነው ወደ ስራ የሚሄደው እና። መስኮቱ ለተሻለ ህይወት ለተሻለ አስተሳሰብ ይጠቅማል ብዬ የማስብ ሰው ነኝና መስኮቴን ሁሌ ክፍት ነው የማደርገው። ሁሌ ክፍት ነው ሁሌ ከእኔ ጋር ነው። ሁሌም ደግሞ አብሮኝ ነው የሚሆነው ማለት ይቻላል። ቤት ውስጥ እስካለው ድረስ መስኮቴ ዳር ነው። የምሰራበት ወንበር የሚቀመጠው በዛም ምክንያት መስኮቴ አጠገብ መሆን እወዳለሁ ማለት ነው። ለዛ በጣም ብዙ አመለካከት አለኝ በጣም ደስ ደስ የሚሉ ስለ መስኮቴ አመለካከቶች ደስ ደስ የሚሉ ስለ መስኮቴ በጎ በጎ ነገሮች አሉ። ይህም የሆነው አለምን በማይባት በጠባቡ መስኮቴ ነው። መጀመሪያ እንደማንኛውም ሰው መስኮት አልወድም ነበረ። ከኋላ ነው ግን መስኮትን እየወደድኩት የመጣው ምክንያቱም በሚሰጠኝ ጥቅም በሚሰጠኝ አገልግሎት አማካኝነት ያው መስኮቴን መውደድ አለብኝ የግድ ማለት ነው። ለዛ በዛም ምክንያት መስኮት እየተመቸ የመጣው